የመጠጥ ውሃ ከየት ታገኛለህ የሚለው? የመጠጥ ውሃ የሚያገኘው በአብዛኛው ጊዜ ኮጎሮቤቴቼ ወይም ትንሽ ከከተማ ወጥያ ወጣ ያለ ቦታዎች ሄጄ ነው ማመጣውና። ከእኛ እኔ ካለሁበትም ቤት ብዛ አይገኝም እና። የአስራ አምስት ወይ የአስር ደቂቃ ጉዞ ያህል ሄጄ ነው ማገኘው ማለት ነው። እኛ ሰፈር ውስጥ ውሃ ብዙ አይገኝም።

የተኛው ወቅት ትወዳለህ የሚለው? እኔ ከሚወዳችሁ ወቅት በጣም በጋ በጋ ወቅት እወዳለሁ። በጣም በተለይ ደግሞ ከ ከጥቅምት እስከ ጥር አካባቢ ያሉ በጣም እወዳቸዋሉ። በተጨማር ደግሞ ከ ከመጋቢት እስከ ጉንቦት ያሉ በእነዚህ ወቅት በጣም እወዳቸዋለሁ ማለት ነው። አየሩ በጣም ደስ ይላሉ ፀሀያማ አይደሉም ምቆትም ምቆታማም አደሉም። በጋ ነገ ኮንዲሽን በጣም ደስ የሚሉ ናቸው። በጣም በጋ በጣም እወዳለሁ ከእነዚህ ወቅት ወራቶች እወዳቸዋለሁ በጣም ማለት ነው

"በስራ ጊዜ እረፍት ታደርጋለህ?" የሚለው አዎ አደርጋለሁ። እንደየስራው ይለያያል እና በስራ መካከል አጫጭር እረፍቶች አደርጋለሁ። ይህም አእምሬ እንዲታደስ የቀረኝ የክፍለ ጊዜ ስራ በበለጠ ትኩረት እና ጉልበት እንዲወጣ ይረዳኛል። እርግጥ ነው እረፍት የሚወስደው ስራ ባይ በማይበዛባቸው ስልታዊ ሰዓታት ላይ ነው። ለኔ ግን ለኔ ዋናው ነገር የተሰጠኝ ስራ በጥራትና በሰአቱ መጠናቀቅ ነው። ስራዬ ከፍተኛ ትኩረት የሚጠይቁ ከሆነ ትኩረት ደንዳይበታተን አጫጭር የሻይ ወይም የውሃ እረፍቶችን እወስዳለሁኝ። ይሄ ደግሞ ስራዬ በንቃት እንድሰራ ያግዘኛል። ሰዓት አመጣጥኜ እረፍት ለመውሰድም እሞክራለሁ ማለት ነው። በተለይ ለረጅም ሰዓት ኮምፒውተር ፊት ስቀመጥ፣ አይኔ አእምሮዬ ለማሳረፍ ጥቂት ደቂቃዎችን እረፍት ለመውሰድ እጠቀማለሁ ማለት ነው።

የአካባቢውን ይወድታል የሚለው እውነት ለመናገር ብዙም አልወደውም። ምክንያቱም በጣም ጫጫታ የበዛበት ስለሆነ ለእረፍትም ለስራም አይመችም። ምክንያቱም በርግጥ ብዙ አይመቸኝም። አንደኛ መሰረት ልማቶች የሉበትም አካባቢ። እንደ መንገድ ወይ መብራት ብዙ ስለሚቆራረጥ አቸጋሪ ነው። በተጨማሪ የኢንተርኔት ይቆራረጣል የኢንተርኔት ኮኔክሽን ሙሉ አይደለም የሚቆራርጥ ቦታ ነው። ውሃ እንደፈለኩኝ የምታገኝበት ቦታውም አይደለም። አወራም አለበት አወራ ስላሉ በጣም አልወደውም ማለት ነው። ብዙም አልወደውም።

ልብስ በእጅ ታጥባለህ የሚለው? አዎ አጥባለሁ በአብዛኛው ልብሴ የራሴ ልብስ በራሴ ነው ማጥበው እና በእጄ ደግሞ ማጥበው። የማሽን ላውንደሪ ምናምን ሚባል እኛ ሰፈር ወይ እኛ አካባቢ ስለሌለ ማለት ነው። ቢኖሩም በጣም ውዱ ነውና። በጣም ውድ ስለሆነ በራሴ በእጄ ነው የማጥበው። ውሃ ሂጄ ቀድጄ። በጎማ ወይም በሳፋ የሚባል ወይ በጥስቲ በሱ ነው ማጥበው ማለት ነው በራሴ ነው የማጥበው። እና። አንዳንዴ ጊዜ ደግሞ ሌላ ሰዎችም እህቶቼ ምናምን ያጥቡልኛል። እንጂ አብዛኛው በራሴ ነው የማጥበው በእጅ በራሴ ነው የማጥበው። የኔ ልብስ ማለት ነው

ቅሬታዎችን እንዴት ታስተናግዳለህ የሚለው? መጀመሪያ ቅሬታ ሲቀርብልኝ መጀመሪያ የማደርገው ነገር ደንበኛውን በሙሉ ትኩረት ማዳመጥ ነው። ሳላቋርጣቸው ስሜታቸውን እንዲገልጹ እፈቅዳለሁ። ምንክንያቱም ማዳመጣቸው ሲያውቁ ግማሹ ቅሬታ ያረካል ብዬ አምናለው ማለት ነው። እንደ እኔ ሀሳብ ለተፈጠረው ችግር እና ደንበኛው ላጋጠመው መጉላላት ከልብ ይቅርታ እጠይቃለሁ እያልኩኝ ችግሩን ለመፍታት ሙሉ ሀላፊነት እንደምወስድ አሳያቸዋለሁ። በተጨማሪም ችግሩ በዝርዝር ከተረዳሁ በኋላ ያንን ችግር ለመቅረፍ የሚሆን አማራጭ መፍትሄዎችን አቀርባለሁ ማለት ነው። ደንበኛው በየትኛው መፍትሄ እንደሚስማማ እጠይቃለሁ ለመጠየቅም እሞክራለሁ በደንብ አዳምጣለሁ ማለት ነው። ከዛ በኋላ ቅሬታው ከተፈታ በኋላ ደንበኛውን መርካቱን ለማረጋገጥ ተመልሼ አነጋግረዋለሁ። እንዲሁም ተመሳሳይ ቅሬታ ዳግመኛ እንዳይፈጠር ለቡድን አጋሮቼ መረጃውን አጋራለው ማለት ነው።

ሰንደል ትለብሳለህ የሚለው? አዎ አየሩ ሲሞቅ እግሬ እንዲተነፍስ ሰንደል እመርጣለሁ እለብሳለሁ ማለት ነው። አንዳንዴም በተለይ ዘና ማለት ስፈልግ እለብሰዋለሁ ካገኘው ማለት ነው። ብዙን ጊዜ ጫማዬን የምመርጠው ግን ለቤት ውስጥ ወይም ለቅርብ ርቀት ሰንደል እጠቀማለሁ እለብሳለሁ።

የሚትወደው ጣፋጭ ምግብ ምንድነው? የሚለው እኔ በጣም ከሚወዳቸው ምግቦች ኬኬ አይስክሬም በጣም እወዳቸዋለው። እነዚህን በተጨማሪም ፍራፍሬ ፍራፍሪ ምግቦች በጣም እወዳለሁ። ፓፓያ ሙዝ አበካዶ እነዚህ በጣም እወዳቸዋለሁ። እንቁላልም በጣም እወዳለሁ በጣም ከሚወዳቸው አንዱን እንቁላልም በጣም እወዳለሁ ከምግቦች መሃል ማለት ነው።

አዳዲስ የስራ ግንኙነቶች ትፈጥራለህ የሚለው? አዎ አዳዲስ ግንኙነቶች መፍጠር ለስራ ስኬት ወሳኝ እንደሆነ አምናለሁ። ከተለያዩ ሰዎች ጋር መገናኘት አዳዲስ ሀሳባችንን ለማግኘት እና ስራዬ በብቃት ለማውጣት ያግዘኛል ብዬ ስለማስብ። ለመፍጠርም አስባለሁ ማለት ነው። በርግጥ እኔ ተግባቢ ነኝ። አዳዲስ ሰዎችን ማግኘት ደግሞ ለኔ ትልቅ ድል ነው ብየ ስለማስበው። በተለይ በስራ አካባቢ ካሉ ባልደረቦቼና ደንቦኞች ጋር ጠኝካራ ግንኙነት በመፍጠር የጋራ ግባችን የጋራ አላማችን በቀላል ለማሳካት እንደሚረዱ ስለማስበው። አዳዲስ ግንኙነትን ለመፍጠር እንሞክራለን አበረንም እንሰራለን ማለት ነው።

የምትወደው እንስሳ ምንድነው? የሚለው እኔ በጣም ከሚወዳቸው እንስሳት አሉ ብዙ። ከእነሱ መሃል አንዱ ውሻ ውሻ በጣም እወዳለሁ። ምክንያቱም ታማኝና የቅርብ ጓደኛ ስለሚሆን ውሻ እወዳለሁ። ሌላው ድመት ድመት ራሳቸው ችለው የመንቀሳቀስና ለመጫወት ደስ የሚሉ ስለሆኑ ድመትን በጣም እወዳለሁ። ሌላው አንበሳ አንበሳ የጥንካሬ እና የግርማ ሞገስ ምልክት ስለሆነ አንበሳም አደንቃለሁ በጣም እወዳለሁ። በተጨማሪም ፈረስም በጣም እወዳለሁ በፍጥነትና በነጻነት መንፈሱ ስለሚቀሳ ስለሚጋዝ ፈረስ በጣም እወዳለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የሚለው መጀመሪያ አልደነግጥም ተራ ተረጋግቼ አሰባለሁ እና ችግሩ ከዬት እንደመጣ ከሶፍትዌር ነው ከሄርድዌር ነው ወይስ ከኢንተርኔት ለማወቅ እመክራለሁ። መጀመሪያ ማለት ነው። ከዛ የቴክኖሎጂ ችግር ሲያጋጥሙኝ በመጀመሪያ ተረጋግቼ ችግሩን መንስኤ ለመረዳት ከሞከርኩ ብኋላ እሞክራለሁ። መሰረታዊ የሆኑ መፍትሄዎች እሞክራለሁ። ካልሆነ ግን መረጃዎች በመፈለግ መፍትሄ ለማግኘት ጥረት አደርጋለሁ። ከቁጥጥር ውጪ ከሆነ ግን ለሚመለከተው የቴክኒክ ባለሙያ በወቅቱ አሳውቃለሁኝ። ዋናው ግብ ስራዬ ሳይተጓጎል በብቃት እንዲቀጥል ማድረግ ስለሆነ። በተቻለኝ አቅም እሞክራለሁ። ከአቅሜ በላይ ከሆነ ደግሞ ከምመለከተው ሰው ጋር ርብርብ አደርጋለሁ ማለት ነው።

የምትወደው ከተማ የት ነው? የሚለው እኔ በጣም ከሚወዳቸው ከተማ አዲስ አበባ ነው። ከዛ ቀጥሎ ደሞ መቀሌ ከተማ እወደዋለሁ። ሺሬ ከተማ የሚባለውንም በጣም እወደዋለሁ። ከተማ የምወደው ምክንያት። አዲስ አበባ የምወዳቸው ምክንያት። አየሩ በጣም አሪፍ ነው በጣም የሚስመማ ጥሩ አየር አለው። ሙቀታማ አይደለም። ብርድ ብርድ የሌለው በጣም ከተማም ስለሆነም በጣም ነው የምወድ መካከለኛ ነው። ኮንዲሽንም እኮ አየሩ በጣም ስለሚወዳቸው ማለት ነው።

ጥፍርህን ትቆርጣለህ የሚለው አዎ በደንብ በደንብ ነው የሚቆርጠው። እንዲሁም የኔ ጥፍር ቶሎ እያደገ ነው የማያስቸግረው እንጂ። በጣም ቶሎ ያድጋልና። ጥፍሬን መቁረጥ በጣም ነው የምወደው እቆርጣለሁ። ምክንያቱም ካልቆረጥኩም ብዙ የሚመጣብኝ በሽታዎች አሉ። በጥፍር መሃል የሚገኘው አወራ በሽታዎች ብዙ ነገር ስለሚገኘው ለጤናም ጥሩ አይደለም ካልተቆረጠም የሚል አስተሳሰብ ስላለኝ። እቆርጣለሁ እጄም ጥፍር የእግሬ ጥፍር ምን እቆርጣለሁ የኔ ብቻ ሳይሆን የሌሎችም እንዲቆርጡ እመክራለሁ እቆርጣለሁ ማለት ነው። አስፈላጊም አይደለም ጥፍርን ማሳደጉ። ጥቅምም የለውም ብየ ስለማስበው እንደእኔ። አስተሳሰብ ምንም ጥቅም የለውም ጥፍር ማሳደግ እና ሁሌም እቆርጣለሁ። ካደገ ካየው በጣም ነው የሚቆርጠው ማለት ነው።

የስራ ቦታህን እንዴት ነው የሚለው? አሁን የስራ ቦታየ ያለሁበት አደለም ያለሁ እና የስራ ቦታየ አሁን ከምገኝበት ቦታ በጣም ትንሽ ራቅ ያለ ነው። የ ዘጠና እስከ አንድ ሐቶ ኪሎ ሜትር ይሆናል። እና በተለያየ ምክንያት በጦርነት ምክንያቶች ከስራ ቦታዬ አሁን ለቅቄአለሁ። እና ድሮም ከነበረው ግን ጥሩ ነበር አሪፍ ነው። አዋራማ ነው። የሆነ ጫጫታ ድምፄ ረብሻ ምናምን አለው። ግን ድሮም የነበረም አሁን ያለውም አላውቅም። አሁን ከሱ ቦታ ስለ ስለሌለው ማለት ነው። ድሮ ከነበርኩበት ቦታ ግን ደህና ነበር አሪፍ ነው ለማለት ይቻላል።

ጾም ትፆማለህ የሚለው? እጾማለሁ አው እሞክራለሁ ብዙውን ካ አልችልም ለመፆም ግን በጣም ጾመኛ ነኝ። ጸማላው በጸሙ ወቅት ከቻልኩ እስከ አምስት እስከ ስድስት ሰዓት እውቀያለሁ። ካልቻልኩ ደግሞ የነዚህ የጾሞች የፍስግ ምግቦችን እተዋቸዋለው የፍስግ ምግቦች ትቼ የጾም ምግብ ብቻ እጾማለሁ ማለት ነው። መቆየት ሳትበላ ውሃ ሳትጠጣ ሳትበላ መቆም ግን እ ብዙም አልችልም። ከቻልኩ እስከ አራት ወይ እስከ አምስት ሰዓት ብቻ ነው የምቆየው። ከዛ በላይ ብዙ አልቆየም። አንዳንድ ጊዜ ግን እጾማለሁ።